ብዙውን ጊዜ ክርስቲያኖች ከኢ-አማኞች ጋር ሲያወሩ ለማጥቃት የሚሮጡ የሞራሊቲ መሰረታቸው ነው። የጋራ ወይም ኑባራዊ መሰረት አለን ብለው ስለሚያስቡ እሱ ላይ ያተኩራሉ። ከዛም የሚልዋት ተከታይ አረፍተ ነገር አለች። እሷም ስለዚህ የሆሎካስት ማውገዝ አትችልም ይቺ ሆሎካስት እኛ የሰው ልጆች በአእምሮአችን አስቡት ስንባል ልናስበው የምንችለው የሚባል ደረጃ ነው። ምናልባት ሙስሊም እና ክርስቲያኖች ላይ ላይሆን ይችላል። ብዙን ጊዜ ሂትለር ልክ ነበር ሲሉ ሰምቻቸዋለሁ። ለእነሱም ብዙን ጊዜ ክሬዲት ክሬዲቱን እየሰጡ ያሉት ለተሳሳተ ሰው ነውና የናዚን ሀሳብ ጠንሳሽ ማኒፌስታቸውን የጻፈላቸውና እነሱ ያረቀቁለት ሰውን ነው። አሁን የማስተዋውቃችሁ እንግዲህ የናዚ አይሁዶችን ነጥሮ የመጨፍጨፍ ዘመቻ እሳቤ ከየት የመጣ ነው የሚባለው ጉዳይ ብዙዎች ከዚህ ነው ከዛ ነው ሊጨቃጨቁበት የሚችሉት። ቢሆንም ፕሮፓጋንዳውን ሆነ መሰረት አልባ ገዝተን ትቶ ማስረጃ ላይ ያተኮረ ላተኮረ ሰው ግን አንድ ግልጽ ማሳያ አለ። እሱም የብዙ ሶላሮች ጠንሳሹ ፕሮፌሰር እና ቄስ ማርቲን ሉተር የጻፈው መጽሐፍ ነው። ይህ መጽሐፍ በአስራ ስድስተኛው ክፍለ ዘመን የተጻፈ ሲሆን። ማንኛውም ማንበብ የሚችል ሰው አንብቦ። ሌላው የሚችል መጽሐፍ ነው ሊለየው የሚችል መጽሐፍ ነው። እንደ ዳዊት የሚደገመውና የታህድሶ ዋና መሰረት የነበሩ አምስት ሶላዎች አሉ። ግን አፍ ተወቶለት የማይነገር የሚል እሳቤም ነበረው። ምንድነው? ልዩነቱ ካላችሁ ሌሎቹ ሶሎዎች በክርስትና ውስጥ ላለው ውዝግብ መፍትሄ ሲሆኑ የመጨረሻው ከክርስትና ውጪ ላሉት መፍትሄ ነው። ብሎ የሚያስብ ሰው በዚህም ሉተር ሃይማኖታቸውን ቀይረው የሱን ክርስቶስ አልቀበል ያሉት አይሁዶች ላይ በጽሁፉ ጦርነት አወጀባቸው። ይህን ድርሳኑን የያዘው መጽሐፍም ይባላል በዚህ መጽሐፍ ላይ ሉተር አይሁዶችን ፍጹም ጭራቅ አድርጎ ይስላል። በኋላ ከናዚ አፉ የተሰሙ እያንዳንዱ ቃሎቹን ሲተፉ ለተመልካች ያስደነግጣል። መጽሐፉም በሃይማኖቱ በኩል አይሁዶች ክርስቶስን እንዲሰቀል እና እንደሚጠሉት ከመጥላትም አልፎ እንደሚዝቱበት በኢኮኖሚው ታክስ እንደሚያጭበረብሩ ብሎም ሀብታም እንደሆኑ በጀርመኖች መሬትም የበላይ እንደሆኑና ወራሪ እንደሆኑ በማህበራዊ ህይወቱም የእነሱ እዚህ መኖር ሀገራችንን ያረክሳታል በማለት አማራሮቹ የሚከተሉትን እርምጃ እንዲወስዱ ሲል ማሳሰቢያ ያወጣል። እሱም አንደኛ ማምለኪያ ስፍራቸውን እንዲያፈርሱ እንዲያቃጥሉ ተቃጥሎ የተረፈው ላይ ደግሞ አመድ እንዲያለብሱ ሁለተኛ መኖሪያ ቤታቸውን እንዲያቃጥሉ ሶስተኛ ቅዱስ መጽሐፋቸውን እና የማምለኪያ ቁሳቸውን ከእነሱ እንዲወሰድ አራተኛ የሃይማኖት አባቶች እንዳያስተምሩ እንዲታገቱ አምስተኛ በመንገድ ላይ እንዳይጓዙ እንዲታገዱ ስድስተኛ የሀብት ንብረታቸውን ሁሉ እንዲነጠቅ ሰባተኛ በግድ ሞፈርና ቀንበር እየተደረገባቸው በባርነት እንዲያርሱና እንደዛ እንዲኖሩ። ሉተር ይህንን ሲል እንግዲህ ለእያንዳንዱ አባባል ከመጽሐፉ ቅዱስ ጥቅስ እያጣቀሰ ነው የሚናገረው። የሚያዝዘውም ክርስቲያኖችን ነው። ናዚ ሃያኛው ክፍለ ዘመን ላይ መጥቶ ይሄንን ነው ያስፈጸመው ሌላ የፈጠረው ተአምር የለም። የናዚ የልዩ ዘር መሆን አይሁዶች ላይ ለይቶ ከመጥራት ጋር የሚያገናኘው ነገር የለም። ሁሉም ዘር ነው። በእነሱ አይን አይሁዶች ተነጥለው የተጨፈጨፉበት ምክንያት ከማርቲን እርሾች ሀሳብ ላይ ተነስተው በተፈለፈሉ ትረካዎች ነው። ምናልባት ወደኋላ ተመልሰው ታሪክ ቢማሩ የመዋቅር የሞራሊቲን እንደማያሰርጽ መረዳት ይችላሉ። የበላይ ትእዛዝ ላይ የተንጠለጠለው ሞራሊቲም ሲጠሩት አቤት ሲልኩት ወዴት የሆኑ ፑፔቶችን እንጂ አንድን ድርጊት አይ ይሄ ልክ አይሆንም። እኔ ላይም እንዲደርስ አልፈልግም ብሎ በምክንያት የሚያንሰላስለን ተፈጥሮአዊ ርህራሄን የተላበሱና ማስተዋል ያላቸውን የሰው ልጆች አይፈጥርም።

ቅዱሳን መጽሐፍት የተጻፉት መዛግብተ ሀይል ጣራ የነካው ቅዱሳን መጽሐፍት ሲመጡ ነው። በጥንታዊ ስልጣኔዎች ወቅት የነበሩ ቀሳውስት እና ቁም ጸሐፊያን መጽሐፍትን የሚያዩት እውነት ተቆጥሮ እንደተቀመጠባቸው ሰነዶች ነው። መጀመሪያ ላይ ጽሁፎቹ ስለ ቀረጦች ማሳ ማሳዎች እና ጎተራዎች እያሉ እውነታዎችን የሚያስረዷቸው መሳሪያዎቻቸው ነበሩ። ቢሮክራሲው አቅሙ በጎለበተ መጠን ቁም ጸሀፊያን ኃያል ሁኑ። ቀሳውስት በጽሁፍ የሚያሰፍሩት የአማልክቱን የንብረት ዝርዝር ብቻ ሳይሆን የአማልክቱን ተግባራት ትእዛዝ እና ሚስጥሮች ጭምር ነበር። ከእነዚህም የሚገኘው ጽሁፍም እውነታውን ሙሉ በሙሉ እንደሚገልጽ ተደርጎ ትርጉም የተሰጠው ምሁራንም ለዘመናት በጽሁፍ ቅዱስ ቁርአን እና በቬዳ ቅጾች ውስጥ መልሶችን ሲፈልጉ ኖረዋል። በጽንሰ ሀሳብ ደረጃ ካየነው ደግሞ ቅዱስ መጽሐፍ እውነታን በተዛባ መልኩ ከገለጻ ደቀመዝሙሮቹ ስህተቱን ፈጥነው ይሁን ዘግይተው ስለሚረዱ ቅዱስ መጽሐፍት ዋጋ ያጣል። ይህም አብርሃም ሊንከን ሁሉንም ሰው ለሁል ጊዜ ማታለል አይቻልም ብለዋል። ይህ ግን ምኞት ነው በተግባር ስናየው የሰው ልጆች ትብብር ያረፈው በልብወለድ እና በእውነት ተጻጻሪ ሚዛን ላይ ነው። ስለዚህ ምንም ልብወለድ ሳትጨምሩ ደረቅ እውነትን ብቻ ይዛችሁ ብትነሱ የሚከተሏችሁ ጥቂቶች ብቻ ይሆናሉ። እንዲህ የዘመናችንን የሳይንቲስት በጊዜ ሰረገላ ወደ ጥንታዊት ግብጽ ብንልካት እንኳን የቀሳውስቱን ልብወለዶች አጋልጣ እና ገበሬውን ስለ ዝግመተ ለውጥ ስለ አንጻራዊነት ህግና ስለ ኳንተም ፊዚክስ አስተምራ ስልጣን ልትይዝ አትችልም። በርግጥ ሳይንቲስቷ እውቀቷን በመጠቀም ጠመንጃዎችን እና ከባድ መሳሪያዎችን ማምረት ትችል ይሆናል። በዚህ ረገጥ ከፈርዖን እና ከአዞ አምላክ ሶቤክ እንዲሁም በብዙዎች ዘንድ የሚመለኩ ታላላቅ ሀይላት የተሻለ እድል አላት። ቅዱሳን መጽሐፍት የሳይንቲስቷን እውቀት ወደ ጎን በማድረግ ለሁሉም መገኘት አማልክቶቹን ያወድሳሉ። ሃይማኖታዊ ተቋማቱ ቅዱስ መጽሐፉ ጥያ ለጥያቄዎቻችን ሁሉ መልስ እንዳለው ያውጃሉ። በተመሳሳይ ጊዜ ፍርድ ቤቶች መንግስታት እና የንግድ ተቋማት መጽሐፉ በሚያዘው መንገድ እንዲጓዙ አስገድዷቸው። አንድ ብልህ ሰው በመጽሐፉ አንብቦ አለምን ሲመለከት ጥሩ ይገጥማሉ መጽሐፍቱ። አስራት መክፈል አለባችሁ ይላሉ ተመልከቱ ሁሉም አስራቱን ይከፍላል። ቅዱስ መጽሐፍት ሴቶች የበታች እንደሆኑ ይናገራሉ ሴት ዳኛ መሆን አይቻላትም። በፍርድ ወንበር ፊት ቆማ መመስከር አትችልም ተመልከቱ የፍርድ ቤቶች የሴቶችን ምስክርነት አይቀበሉም ቅዱስ መጽሐፍ በኑሮህ እንዲሳካልህ መጽሐፍቱን አንብብ ይላል። ተመልከቱ ሁሉም ጥሩ ስራዎች የተያያዙ ቅዱስ መጽሐፍ በቃላቸው በሚወጡ ነው። እንዲህ አይነቱ ብሉህ ሰው ቅዱስ መጽሐፍትን ማጥናት መጀመሩ የሚጠበቅ ነው። ብልህ ስለሆነም አጥንቶ ቅዱስ መጽሐፉን ይጠበብበታል ከዚያም ዳኛ ተደርጎ ይሾማል። ዳኛ ሆኖ ሲያገለግልም ሴቶች ምስክርነት እንዲሰጡ አይፈቀድም። የሚተካውን ሰው ሲመርጥም ልክ እንደ እርሱ ሁሉ ቅዱስ መጽሐፍ ጠንቅቆ የተረዳው እንደሚሆን ግልጽ ነው። አንድ ሰው ቅዱስ መጽሐፍ ላይ ተቃውሞ ቢያሰማ እና እነዚህ መጽሐፍ ከወረቀትነት ያለፈ ዋጋ የላቸውም። ብሎ እንደ አፉ ከዋለ እንዲህ አይነቱ መናፍቅ መጨረሻው አያምርም። መጽሐፍቱ መሬት ላይ ያለውን እውነት የሳቱ እንኳን ቢሆኑ ለሺህ አመታት ተቀባይነታቸውን ይዘው ይዘልቃሉ። ለምሳሌ መጽሐፍ ቅዱሳዊ የታሪክ አረዳድ መሰረታዊ ዝንፈት ያለበት ሆኖም በላው የአለም መላው የአለም ለመዛመት አልተቸገረም። መጽሐፍ ቅዱሱ ታሪክን የሚመለከተው በአሃድ አምላካዊ የሃይማኖት መነፀር ነው። አለምን የሚገዛው አንድ ፍጹም ሀይል አምላክ ነው። ይሄ አምላክም ከሁሉም በላይ እና ለእኔ እና ለስራዬ ቦታ እንደሚሰጥ ይናገራል። መልካም ነገር ከገጠመኝ ላደረኩለት በጎ ተግባር አምላክ እየሸለመኝ ሲሆን። የሚገጥመኝ አደጋ ሁሉ ደግሞ ለሀጥያት ቅጣት ነው። ስለሆነም ጥንታዊ አይሁዶች በድርቅ የተመቱት ወይም የባቢሎኑ ንጉስ ናቡከደነጾር ይሁዳን ወሮ ህዝቡን በምርኮ የወሰደው ለሰሩት ኃጢአት መለኮታዊ ቅጣትን እንዲቀበሉ እንደሆነ ያምናሉ። የፋርስ ንጉስ ቂሮስ ባቢሎናዊን አሸንፎ የአይሁድ ስደተኞች ተመልሰው እየሩሳሌምን እንዲገነቡ የፈቀደው እግዜር በምህረቱ የንስሃ ጸሎታቸውን ሰምቶ ነው። ይላል።

ሁላችንም እንደምናውቀው ሰው ሰራሽ አስተውሎት ለመጠቀም ምቹ በሆነ መልኩና ነፃ በሚባለው ዋጋ የሰበስቧቸው መረጃዎች አብላልተው ይነግሩናል ይህ ለሰው ልጆች የመረዳት እድገት እጅግ ጥሩ ነገር ይመስላል። ይህ ጽሁፍ የሚያጠነጥነው ሰው ሰራሽ አስተውሎት በፖለቲካችን በማህበራችን ኑሯችን እንዲሁም በሌሎች ሳባዊ ማስተጋብሮች የጋረጠውን አደጋ ላይ አይደለም። ኤአይ በመካነ አእምሮ ተቋማት ዩኒቨርሲቲዎችን በመካከለኛና በታችኛው የትምህርት ክፍሎች እንዲሁም መሰረታዊ የሰው ልጆች የማንሰላሰል መቻል አይኖርም። የሰው ልጆች የአእምሮ እርገት ጥሪ የሆነ መምጣቱ ብዙ ምሁራን የሚቀባበሉት ሀሳብ ነው። ሶቅራጥስ የተጻፈ ጽሁፍ የለውም እርሱ ሲያስተምርም ሆነ ሌሎች ሰዎች ሲያስተምሩ አጥሪራ መያዙን ግን የወደደው አይመስልም። አእምሮ በራሱ እንዲያስታውስ ማድረግ መቻል ለሶቅራጥስ ኖት ከመያዝ የተሻለ ቦታ አለው። ሶቅራጥስ እንደውም አጠራር መያዝ የአእምሮ ለህቀት ላይ አሉታዊ ውጤት እንዳለ ያምናል። ማንበብ ተፈጥሮአዊ እንዳልሆነ ታውቃላችሁ? አዎ መረጃን አእምሮ በማንበብ እንዲወስድ አልተዘጋጀም። ብርሃኖቹን እናያለን እነኚህ ብርሃን ከአእምሮው ወደደውና ከዚያም ቀድሞ ወደሚያውቁ መረዳት ይቀይረዋል ልክ ሌሎችን ሰዓት ላይ እንደምናውቅ የዓይናችን ተግባር ማየት የጆሮአችን መስማት የመናገር ክፍላችን ለመናገር ነው። የማንበብ የሚል የአእምሮ ክፍል የለውም። አነስታዬን አለ የሚባለው አንድ አባባል አለ። በየትኛውም ጊዜ አንብበህ የምታገኘውን ነገር ለምን መሸምደድ ያስጨንቃል የሚል? ኤአይ ቀርቶ ማንበብ ጽሁፉን ለበኋላ ማስቀረት ራሱ በራስ የማገናዘብ አቅምን ይቀንሳል። የሚለው ሀሳብ በፊት ሀሳብያን ዘንድ ነበር። እኔም ብሆን ስልኬ ውስጥ ለሌላ ቀን እያልኩ ያስቀመጥኳቸው ስክሪን ሺቶች እና ሴቭድ ፔጆች ሚሞሪን አጨናንቀውታል። አንድም ቀን አንብቤያችሁ አላውቅም። በርግጥ አሁን ላይ ያሉ መረጃዎች በነሶቅራጥስ ጊዜ እንደነበሩ መረጃዎች። መጠናቸውን ተስተካካይ አይደሉም ብዙ መረጃዎች ስላሉ ማንበብና አጥሪራ ማዘጋጀት እጅግ አስፈላጊና ጤናማ ነው። አንዴ የኦሾም መጽሐፍ ይዞ አንድ ልጅ አየሁት ቀደም በሚል ፈገግ ብዬ ይሄ ሰውዬ ያሳብዳል አሉ። ማዕበል ፈልጋል እንዲህ አልኩት። ጀማሪ አንባቢ ካልሆንክ በቀር አንብበህ ሀሳቡን እንደወረደ አትወስድም። ያነበብከውን መዋጥ ብቻ ሳይሆን ትመረምራለህ ለምን እንዴት እያልክ ከራስህ ጋር ውይይት ታደርጋለህ አለኝ። እርሱ እንዳለው ነው ማንም ውጤታማው ወይም ተፈጥሮአዊ የሚሆነው የተነበበ መረጃ ከራስ ጋር ውይይት ሲቀርብ ነው። ማስመሰል ተፈጥሮአዊ ማንበብ ደግሞ ዘመን አመጣሽ ነው አለን። በፍልስፍና ወዳጆች መሃል ወይም? መውደዴን የሚበዛው የፍልስፍና ጽሁፎች የምናውቃቸው ተራ ሀሳቦች በውስብስብ ቃላት የሚገለጹ ብቻ ስለሚመስለን ነው። ነገር ግን ስናስተውላቸው ከራሳችን ስንማከርባቸው በሁለት በኩል የተሳሉና የማሰብ አቅማችንን የሚፈትሹ ሆነው እናገኛቸዋለን። ኢኮኖሚክስ ኒውሮ ሳይንስ ማህበራዊ ሳይንስ የስነ ልቦና ጥናቶች ወዘተ ተመሳሳይ የሚሸውድ ይዘት ያላቸው ናቸው። አእምሮን ነገሮችን ለመልበድ ፈጣን ስለሆነ ማንበብ ተላምዶታል ብዬ አስባለሁ። በዳርዊኛ ስንመታው ጽሁፎቹ ከተጀመሩ አጭር ጊዜ በመሆኑ የአእምሮን አካል የሚቀርጽ እድሜ የላችሁም። ታዲያ ጽሁፍ መላመድም ብቻ ሳይሆን የሰው ልጅን የጨለማውን ዘመን አሻግሮት ለአብሮት ዘመን አድርሶታል ቢሆንም በአሁን ላይ ይሄ ሂደት አደጋ የተጋረጠበት ይመስላል። ማንም ከራስ ካልተማሩት ካላስተዋሉት አንብበው ካልጨረሱት መደዲነት ይከተለዋል አለን። ከራስ ጋር መማከሩ ቀርቶ ራሱ አብላልቶ በጠየቅነው ልክ ቁራጭ መረጃ እንኳን የሚልን ሰው ሰራሽ አስተውሎት የማስተዋል አቅማችን ላይ ምን ያህል የመደዲነት አደጋ እንዳጋረጠበት መገመት አይከብድም። ኤአይ የመካነ አእምሮ ቤቶችን ብቻ ሳይሆን የሰውን ልጅ የማስተዋል አቅሙን እያደከመው ነው። በማህበራዊ ሚዲያ የምናውቃቸው በየጋዜጦች በየመጽሐፍቱ ላይ የሰው ልጅ ማስተዋል የሌለባቸው በርካታ ጽሁፎችን እንመለከታለን። ይገርማችሁና የኢራም መንግስት ባለስልጣናት የሚል መገጫ ያውቃል። አውጥቶ ያውቃሉ። የትም ሳንቀር የመወያያ ስፍራዎቻችን መጽሄቶቻችን ማህበራዊ ሚዲያ ላይ የሰው ልጅ ማስተዋል ውጤቶች ሳይሆን የሰው ልጅ ሰራሽ አስተውሎት ውጤቶች ናቸው። እንደ ማህበረሰብ የሚፈጠሩብን አደጋ

ሞት ከሁለት ነገሮች አንዱ ነው። አንደኛው ሞት ጨለት ያለምንም አይነት ስሜት የማይሰሙበትና የማይነቁበት ሁኔታ ውስጥ መሆን። ወይም ሌላኛው እንደተነገረን እንደተነገረን ሲል የነፍስ ህያውነት እና ዳግም መወለድ እንዲሁም- በሌላኛው አለም በቅጣት መንጻት አስተምሮ ይህ የኦርፊዝም የቀደምት እምነት- ግን ደግሞ የሰለጠነው አለም ሃይማኖታዊ መሆን እየቻለ ከተሬስ ወደ ግሪክ እንደመጣ የሚገመተው ሚስጥራዊ- የሆኑት በግሪት በተለይም አቲካ ውስጥ በኢሉሲየስ ሲመለኩ የነበሩት ሚስጥራዊ እምነቶች ያስናቀ ኦርፊስም በፓታጎሪያን ዘንድ በእጅጉ ተቀባይነት ያገኘ ሲሆን:- ይህም ደግሞ በሶቅራጥስና በፕሌቶ ላይ ከፍታ ከፍ ያለ ተጽዕኖ ያሳደረ ነው። ሞት ለውጥ ነው። የነፍስ ከዚያኛውም አለም ወደ ሌላኛው አለም መወሰድ እንግዲያውስ- ሞት ምንም ስሜት የሌለውና የማይነቁበት ህልም አልባ እንቅልፍ ከሆነ ሞት ድንቅ ስጦታ ነው። ማንኛውም ሰው ሌሊቱን እንዲመርጥ ቢደረግና የመረጠውም ሌሊት የህልም ኮሽታ እንኳን የሌለው ቢሆን ይሄኛውን ከሌሎች ሁሉ ምሽቶችና ከበፊቶቹ ቀናቶች ጋር አወዳድሮ በጥሞና ካስተዋለ በኋላ እንዲገልጸው ቢደረግ ከዚህኛው ምሽት- የተሻለ አስደሳች ቀናትና ምሽቶች ምን ያህል አሳልፎ ይሆን። መልካም ማንኛውም ሰው ማለቴ ተራዎቹ ትተን ታላቁ ንጉስ በአንድ ወርትየፐርሺያ ንጉስ በአለም ላይ የላቀ ንጉስ ተብሎ ይታሰብ ነበር። ራሱ እንኳን እነዚህን ቀናቶቹንና ምሽቶቹን ከሌሎች ቀናቶችና ምሽቶች ጋር ሲነጻጸሩ እነዚህኞቹን በቀላሉ ይቆጥራቸዋል። ሞት እንግዲህ እንደዚህ ከሆነ ስጦታ ነው እላለሁ። ምክንያቱም ዘላለማዊነት በዚህ ረገድ ሲታይ- አንዲት ምሽት ማለት ሆኖ ስለሚወሰድ በሌላ መልኩ ደግሞ- ሞት ከዚህ ምድር ከአንድ ቦታ ወደ ሌላ ቦታ። ጉዞ ከሆነ የተረጉ የተነገረን እውነትም ከሆነ ማለትም- ሟቹ ሁሉ ወደዚያ የሚሄዱ ከሆነ የተከራያችሁ- ታዲያ ከዚያ ካለው በረከት የላቀ እዚህ ምን ሊኖር ይችላል። ሌላኛው አለም ስንደርስ እዚህ ፍትህ እያልን ከምን ከምንጥረው በላቀ ሟቹን እዚያ የተሰየመው እውነተኛ ዳኞች ያገኛል። ሚኖስ ሪሃዳማንቴስ እና ሌሎች ቅዱሳን የነበሩ እና በምድራዊ ህይወታቸው መልካሞች ነበሩ። ይሄኛው ጉዟቸው ታዲያ ዋጋ የማሰጠው ይሆን እንዴ? እስኪ በዚህ መልኩ እናስቀምጠው እያንዳንዳችሁ እርፊሴስ ሙሳው ይዞ ሁሉም የጥበብ ሰዎች ናቸው። እና- ሆሜርን ለመገናኘት ብችሉ ምን ያህል ትከፍሉ ነበር? ይሄ የሚነገረው እውነት ከሆነ ጊዜ አንድ ጊዜ ሳይሆን አስር ጊዜን ብሞት ፍቃደኛ ነኝ። ለኔ የተለየ የሚያስደስት ልምድ የማገኝ ይሆን ነበር? ፓላሚድስን :አኪያስን: የተላሙ ልጅና ሌሎችንም በቀድሞ ጊዜ የነበሩ ጀግኖችም- ሞታቸውን ፍትሃዊ ባልሆነ የፍርድ ሂደት የተቀበሉትን- ባገኛቸውና ብቀላቀላቸው እንደዚሁም የኔ እጣ ፈንታ ከእነሱ ጋር ባወዳድር እንደማሰበው አቤት የሚያስገርም- በሆነ ነበር። ከሁሉም በላይ ደግሞ እዚህ- አደርግ እንደነበረው እዚያም አለም ላይ የሰዎችን አእምሮ በመመርመር- በመጠየቅ ከእነሱ ውስጥ ማን አዋቂ እንደሆነ ማን ምንም- ሳያውቀኝ አዋቂ ነኝ እንደሚል እዚያ እየዞርኩ ጊዜን ባጠፋው ነበር። በመጨረሻም የሄሞሎክ መርዙን ከመጎንጨቱ በፊት የመጨረሻው ስንብቱ ለከሳሳቹ- እንዲህ ሲል ተናዘዘ እንግዲህ የመለያችን ሰዓቱ ደረሰ በየራሳችን መንገድ ለመጓዝ እኔ ወደ ሞት እናንተ ደግሞ ወደ ህይወት ቆይታችሁ ግን- የማን የማንኛችንም መንገድ ደስታ እንደሚጠብቀው ከአምላክ በስተቀር ማንኛችንም አናውቅም።

ነፃ ፍቃድ ወይስ ቅድም ተወስኖ በሚል አመታት ፍላስፎች መልሱን በመፈለግ ሲዳክሩ የቆዩ ሲሆን ከሃያኛው ክፍለ ዘመን ቦኋላ የመጡ ፈላስፎች ግን ከተደረሰ ከተደረሰበት ሳይንሳዊ ግኝቶች ላይ በመነሳት በመንስኤና የውጤት በሚመራ ሀሎተ አለም ውስጥ ነፃ ፍቃድ የምንለው ነገር ሊኖርስ ይችላል ወይስ አይችልም ወደሚል ሙግት ቅርጹን ቀይሯል ከእነዚህም ምልከታዎች ውስጥም ቀንደኛ ቀንቃኙ የሃያኛው ክፍለ ዘመን ፈላስፋ እና የስነ አእምሮ ተመራማሪ መጽሐፉ ነፃ ፍቃድ ወይ በቅድመ ውሳኔ ላይ መንሴ መር አለም ውስጥ በመገኘት ይችላል ብሎ ከመልከታ አለምና ሳይንሳዊ ግኝቶች በመነሳት ይሞግታል። በመጽሐፉም ዲኤንኤት የሰው ልጆች ነፃ ፍቃድ አላቸው ለመባል የግድ ሙሉ ለሙሉ ከመንስኤያዊን ሰንሰለት ውጪ መሆን አይገባቸውም በማለት የሚሞግል ሲሆን እኔ ደግሞ ይህ በሜታ ፊዚካላዊ ፍጹም ነጻነት ሳይሆን ሰዎች በገቢራዊ መንገድ የመምረጥ እና ውጤቶችን አገናዝቦ መልስ የመስጠት አቅም መኖሩ ነው ይላል የሰው ልጆች ነጻነት አሏቸው ሊባል የቻለውም ድርጊታቸው በምክንያት ትውስታና አርቆ አሳቢነት የተመራ ስለሆነ ነው ብሎ ያስቀምጣል ይህም ውስብስብ ማህበራዊ ምህዳሮችን መዳሰስ እንዲችሉና የተለያዩ ግብአቶችን ማሳካት እንዲችሉ ዳርጓቸዋል ይላል። በዚህም ሂደት ነፃ ፍቃድ የአእምሮ አሰራር ውስብስባዊ ባህሪ እንጂ ከመንሴ ሰንሰለት የማምለጫ ተአምራዊ ነገር አይደለም ብሎ ይሞግታል። በዚህ ጽንሰ ሀሳብ ዴኔት ዝግመታዊ ባዮሎጂን በማያያዝ ገዳዩን የሚያቆራኘው ሲሆን የሰው ልጆች አእምሮ እንዴት በጊዜ ሂደት ችግሮቹን ለመፍታት በሚያደርገው ዝግመተ ለውጥ አካሄድ እና አሁን ያለበት ደረጃ እንዲደርስ ያሳያል በዚህ ሂደትም እንዴት የማቀድ ክህሎት ከማህበረሰባዊ ትብብር እና የሞራል አመዛዛኝነትን እንዳካበተ በማሳየት እነዚህን ክህሎቶች የሚለውን ትርጉም ያለውን ምርጫ ለማካሄድ የሚያስችላቸውን ክህሎቶች ፈጥሮላቸዋል ይላል። በዚህም ነፃ ምናባዊ አይደለም የሚል ሲሆን ምንም ያህል ጭንቀታችን ጭንቅላታችን እና ባህሪያችን በተፈጥሮአዊ ህግጋት የተሟሹ እና የተቀረጹ ቢሆንም በባዮሎጂካል መሰረት ያለው በጊዜ ሂደት ወደ መኖር የመጣ ነገር ነው። ይለናል የዚህም ነገር ክስተት ሰዎች ሞራላዊ ሀላፊነትን እንዲወስዱ እና አራሳቸው በመረጡት መንገድ እንዲሄዱ ያስችላቸዋል በማለት አስፍሯል ዴኔት ቀጥሎ በማከልም ቅድመ ተወስኖ ላይ ራሱ እንዲህ የሚል ጥርጣሬን ይጭራል። ማንኛውም ክስተት ቅድመ መንስዔ ቢኖረውም ሰዎች ግን የሚሰጡት ግብረ መልስ ወይም ምርጫ ከራሳቸው የማመዛዘን አቅም የመነጨ ስለሆነ ተጠያቂ ያደርጋቸዋል ይላል በእሱ እይታ ነፃ ፍቃድ ማለት የመንሲዎች ማምለጫ መንገድ ሳይሆን ለመንስኤዎች አንድ አካል የሚሰጠው የራሱን ምክንያታዊ ያማከለ ግብረ መልስ የመስጠት ክህሎት ወይም የመኖር ነው የድኔት ምልከታም የነፃ ፍቃድን እሳቤ በባዮሎጂ እና በ አለም አቀፍ እይታ ላይ በማጽነፍ ሜታ ፊዚካላዊ እሳቤዎች ላይ ሳይንጠነጠሉ የሞራል ሀላፊነቶችን ህግና ማህበራዊ እሴቶችን የማስረጽ መንገድን የሚከፍት ነው በዚህም የሰው ልጆች ሊሞገሱም ይወቀሱም ሊሸለሙም ሊቀመጡም ይገባል ምክንያታዊው ምርጫዎቻቸው ሆንባይነት ለባለቤት እና አርቆ አሳቢነት ተዋርዶዎችን አልፎ የሚፈጽም ስለሆነ ምንም ያህል አካላዊ በቅርመ ተወስኖ የሚመራ አለም ውስጥ ብንኖርም ግብረ መልሳችን ግን በባዮሎጂያዊ ነጻነት ያነገበ ነበር የሚል ነው። በዚህም አለም ሆነ በአካላዊ መግቢያዎች የሚመሩበት የመንስኤ ሰንሰለት ወይም መካድ ሳይሆን በዛ ውስጥ ግን ዲኤኔት የሚለውን ባዮሎጂካዊ የዳበረ የመንሳይ ሰንሰለቱ የማይቃወም ግን ሁን ባይነት አመዛዛኝነት አርቆ አሳቢነት የታከለበት ምርጫ ለማስመረጥ ያለ ክፍል አለ እሱም ነው ነፃ ፊቃድ የምንለው።

የመጽሐፉ ርዕስ ህጎች ይላል። ደራሲው ታፈረ ህሉፍ ነው። ይህ መጽሐፍ ስለ ህጎች ስለ ጊዜ ስለ አፈጣጠር የተለያዩ አፈ ታሪኮችን በማቅረብ ስለ ሳይንስ ስለ ቴክኖሎጂ በአያሌው ያጥታል። እናም እዚህ መጽሐፍ ውስጥ ገጽ ሁለት መቶ ሰላሳ ሰባት ላይ መንፈሳዊነት በሚል አርእስት ያቀረበውን ጽሁፍ ግንዛቤ የሚያስጨብጥ መስሎ ስለተሰማኝ አቅርቤዋለሁ። ኢትዮጵያ ውስጥ አንድ በሳይንስ አስተሳሰቡ የተደራጀ ጠንካራ መዋቅር ያለው ቡድን እንዲፈጠር ከመመኘት የዘለለ ጥረት እያደረኩኝ ነበር። መጋቢት ሁለት ሺህ አስር ዓመተ ምህረት መንግስታዊ ለውጥ በመጣ ማግስት ይህ ቡድን ይፈጠራል የሚሉ ጽኑ እምነትነበረኝ። እየሆነ የመጣው ግን በተቃራኒው ነበር። ጠቅላይ ሚኒስትሩ የኢሃዲግ አጋር ድርጅቶች አባላትን ቤተ መንግስት ድረስ ሰብስበው ባነጋገሩበት ወቅት ከሶማሊያ ክልል የመጡ አንድ ሰው መንግስት ለደህንነታችን ዋስትና የማይሆንና ለሰላማችን የማይደርስልን ምክንያት ምንድነው? የሚል አይነት ጥያቄ አቅርቦ ነበር ምላሹ ግን እጅግ አስደንጋጭ ነበር። ፀሀይ በፈለግናት ጊዜ አትኖርም ዝናብ በፈለግነው ጊዜ አይኖርም የጨረቃ ብርሃን በፈለገነው ጊዜ አይኖርም። ተፈጥሮ ውስጥ ነገሮች ይፈራረቃሉ መንግስትም እንደ ተፈጥሮ ነው በፈለጋችሁት ጊዜ ላይደርስላችሁ ይችላል የሚል ነበር። ይህ የጠቅላዩ ሀሳብ መንግስት የሚባለውን የሰው ልጅ አስተዳደራዊ አደረጃጀት በጽንሰ ሀሳብ ደረጃ የተደረ የተደረ የተረዱበትም የተረዱበት መንገድ ነው። ይህ አረዳድ ሺህ አመታት ወደኋላም ሆነ ወደፊት ተጉዘን ትክክል የሚሆኑበትን ዘመን አናገኝም። ባይ ሚኒስተሩ ምላሽ ላይ የተጠያቂው ስሜት ባላውቅም ለኔ ግን የእውነት አስደንጋጭ ነበር። ምክንያቱም ይህ ጽንሰ ሀሳባዊ አረዳድ የሀገሪ መሪና የአዲስ መንገድ ቀያሽ የሚለው ሰው አረዳድ ነው። የአንድ አመት ለውጥ ጉዞ ከተከበረበት እለት ጀምሮ ጥቂት የፖልቲጋ ቡድኖች በሚፈጠሩበት ነውጥ የሚፈጠር ጉዳት ሁሉ የማህበረሰቡ የሞራል ዝቅጠት በሚል ሲገለጽ መስማት የተለመደ ነበር። ከኮሮና መግባት ጋር ተያይዞም የፈጣሪ ቁጣ የፈጣሪ ስንደድ የፈጣሪ ቅጣት እያሉ ማህበረሰብን ማሸበር ሌላው ተወሳክ ነበር። እንዲህ አይነት የብዥታ አስተሳሰቦች በተለይ የሳይንስ ጫፍ ይዘው መለኮቱን በሚሰብኩ ሰዎች ዘንድ የተለመደ ነበር። ማህበረሰቦች መንግስትም ማቋቋም ያስፈልጋቸው ቀዳሚው ምክንያት በሚዋጅቀው የተፈጥሮና የፍጡራን መስተጋብር ውስጥ በቀጣይነት ደህንነታቸውን የጠበቀ ሆኖ እንዲቀጥል ነው። ጠቅላይ ሚኒስተሩ ይህንን የመንግስት ቀዳሚ አላማ አለም ለማን ሰጥተው ነው መንግስት እቅድና ምክንያት ከሌለው እንደ ዝናብ አይነት ጉዞ ጋር ያመሳሰሉት ለፈጣሪ በምዕራባዊው አሸንጋ ሀይቅ በኩል አንድ መፍሳስ ባህር በሚል ስም የሚታወቀው በቅርብ አመታት የተጀመረ አርኪሎጂካዊ የምርምር ሳይት አለ። በዚህም የምርምር ሳየት ውስጥ እስከ አንድ ሺህ አምስት መቶ አመታት በላይ ያስቆጠሩ ተደራራቢ መንግስታዊና ሃይማኖታዊ ህንፃዎች በቁፋሮ ተገኝተዋል። በዚህም ምርምር የተለያዩ የእህል ዝርያዎች አሻራዎች ያለበት የእህል ማከማቻ ነገርም አብሮ ተገኝቷል ይህ የእህል ማከማቻ በገጠሩ ያገራችን ክፍል ጎተራ በሚል ስም የሚታወቅ ሲሆን አሁን ድረስ ወሳኝ መገልገያ ነው። ጥያቄው ከአንድ ሺህ አምስት መቶ አመታት በፊት የነበሩ ማህበረሰቦች እህል ማከማቸት ለምን አስፈለጋቸው የሚል ነው። ምክንያቱም ሁል ሁልጊዜ መህር ሁልጊዜ አዱማ ሁልጊዜ እሸት እንደማይኖር ያው ስለነበር ምክንያቱም በማር ጊዜ እየበሉ በቀዩ ጊዜ ደግሞ ጾም እያደሩ መኖር እንደማይቻል ያወቁ ስለነበር። ካልተጠበቀ በስተቀር ሁል ጊዜ ሰላም እንደማይኖርም ስለሚያውቁ ደግሞ መንግስት የሚባል የማህበረሰቡ ደህንነት አስጠባቂ አደረጃጀት ነበራቸው። ምክንያቱም በሚዋዥቀው ተፈጥሮአዊ ውደት ውስጥ ለቅጽበት የማያቋርጥ የመኖር ተስፋ ስለነበራቸው የእቅድን ጽንሰ ሀሳብ በተግባር አጥርተው ስለሚያውቁ። ስለዚህ የሰው ልጅ ተፈጥሮ ውስጥና ገናና ዝርያ ሆኖ እስካሁን የዘለቀበት ትልቁ ሚስጥር በሚዋዥቁ ተፈጥሮ ውስጥ የማያዋዥቅ አደረጃጀት እና ተለዋዋጭ ሁኔታዎችን ግምት ውስጥ ያስገባ እቅድ በቀጣይነት ማታግበር በመቻሉ ነው። ታዲያ ጠቅላይ ሚኒስትሩ መንግስት የተረዱበት ከሁሉም እውነታዎች የሚቃረን ጽንሰ አሰባዊው መስል ከየት አመጡት? እንዲህ አይነት የውስጣቸውን አመለካከት የሚገልጹ የጠቅላያችን ወለምታዎች እጅግ በርካታ ናቸው። በሰው ልጅ አስተዳደር ውስጥም ለፈጣሪ ወይም ለ

ፈጣሪ ያሉት፣ ፈጣሪ ግን እኔ መፈጠሬን ሁሉ ያውቃል። እያማረርኩ አይደለም፤ ፈጥረሃል ያሉት፣ ፈጣሪ ቢኖር ራሱ ግራ ይጋባል። እንዴት እንዲህ ያደርጋል ብላችሁ አስባችሁ፣ እንዴት ነው እንዲህ ላደርግ የምችለው? ደግሞ እንዳላችሁት ደግ፣ ሩህሩህ አባታችን፣ ፈጣሪያችን ከሆንኩ፣ ይህንን ሁሉ ስቃይ ለምን ብዬ አመጣው? እውን ፈጣሪያችሁ ብሆንማ ለመልዳሜ ደስታን ብቻ ማስፈን እችል ነበር። ደስታ ይሰለቻል ብትሉኝ እንኳን፣ ይህን ሁሉ የፈጠረ አምላክ ደስታ እንዳይሰለች ማድረግ አያቅተኝ። አረ ደግሞ እንዴት አድርገህ ፈጠርከን ነው ያላችሁኝ? እሺ፣ አዳምን ከአፈር ጭቃ ጠፍጥፌ፣ ቆይ አንዴ ሳቂ መቆጣጠር አቅቶኝ ጭቃ ጠፍጥፌ ቅርጽ አበያጅቼለት፣ ከዛ እፍ እፍ ብዬ የራሴን ምስል አድርጌ ህይወትን ሰጠሁት። እንዲህ ነው ያላችሁኝ አይደል? እሺ፣ እሱ አፈር ነው የምሰራበት፤ ሌላ ነገር ስላለህ፣ ስላጣው ጭቃን መረጥኩ፣ አቡከውና ሠራሁት ታዲያ። እናንተ ከውል ስትወጡ ያየ ዶክተርና ምስኪን እናታችሁ ከባለቤቷ ከተደሰተች በኋላ፣ ዘጠኝ ወራት ሙሉ ከባድ ምጥን ችላ የወለደቻችሁ ሴት አይታችሁ፣ ፈጣሪ ከጭቃ አብክቶን ነው የፈጠረኝ ስትሉ ግን ምንድነው የሚሰማችሁ? ፈጣሪ አንተ ነህ ስላላችሁኝ ጠልቼ አይደለም፤ ፈጣሪ መባል ደስ ይላል። እንዴት አልደሰት ግን? በትክክል መሆኔን ማረጋገጥ እፈልጋለሁ። ደግሞ ስለ አለባበሳችሁ ምን አግብቶኝ ነው? ሕዝቡን እንዲህ የምታሰቃዩት ለምን? እንደፈጠርኳችሁ ራሱ አላወቅኩም እኮ። ማስፈራሪያ እንዲሆን ሲኦል የተባለው፣ በእሳትና በጨለማ የተሞላ፣ እጅግ የሚያስፈራ ሰይጣን የተባለን ደግሞ የእኔ ተቃዋሚ የሆነ፣ የክፉ መላእክት ግርፊያ ያለበት፣ አስፈሪ ቦታ ፈጠርኳችሁ። እሺ፣ ገነት የተባለውን ደግሞ ውብ፣ ረሃብና መብላት እኮ የለም ብላችኋል፤ ግን በምግብ የተሞላና ማርና ወተት የሚፈስበት ይሄ ነው እኮ። ለማን ብለው ለማጠጣው ነገር የሰማይ ቤት ከሚፈስ፣ ለምን እዚህ መራብ ራብ ያለባት ምድር ላይ ለተራብነው አይፈስልንም የሚል፣ ራብተኛ እኮ አይጠፋም። ደስ የሚያሰኝ፣ የሚያመሰግኑ መላእክት ውብ ዝማሬ ሲያመሰግኑኝ ቢውል፣ ምንም እንደሚጨምርልኝ የተሞላ፣ ቅዱስ ስፍራ እንዲህ ያለን ሁለት ቦታን ፈጥራችሁ ፈጥረህ ያላችሁኝ፣ ሕዝቦቼን ታውቁብኛላችሁ፣ ምድርን ስታመሰግኑ ኖራችሁ፣ ሞታችሁም ተነስታችሁም ለማመስገን ማቀዳችሁን ሳውቅ ግን፣ ትጋታችሁን ለማድረግ አለማድረግ አልቻልኩም፤ የምትወዱትን የማንነቃት አውሎ ንፋስ፣ ጎርፍ እያመጣሁ ባልጨረስኳችሁ እንደነጠቃችሁን ሁሉም ባደርግላችሁ፣ ብትደሰትላችሁ፣ ደስተኛ ባደረጋችሁ ግን ምን ምን ታደርጉ? ልታደርጉልኝ ነበር? ምስኪን ሕዝቤ፣ ይሄን አምኖ ለዚህ ይሯሯጣል። ህይወቱን ሁሉ ሳይኖር፣ ላየውና ሞቶም በዝብዞ ይቅር አይቀር ሳያውቅ፣ እዚህ ምድር ላይ ያለችውን ትንሽ ቻንስ አያጣጥም። ይቀጫል፣ ሲኖርም ሳይፈልግ፣ ደግ ሩሩ ሐሳቤ ለመምጠር እየጣረ፣ ለሰው አስቦ ሳይሆን ራሱን ገነት አስቦ፣ ምንም ነገር ሳያጣጥም፣ ግጭት ትልቅ ሰው ሆናችሁ የፈጠርኳችሁ፣ እናትና አባታችሁ በጆሮ ቆራጩ ታሪክ ሲያስፈራሯችሁ እንደምትፈሩ አልገመትኩም ነበር። ጭንቄ ሰጥቻችሁ የለ እንዴ? ለካ ትልቅ የሰውም ልጅ ነው እሱ፣ ሳይሆን አእምሮህ ምን አገባኝ ስለ ልብሳቸው? ራቁታቸውንም ይሄዱ ወይንም ምነው በፈጠርኳቸው ሰውነት ያፍራሉ እንዴ? ሴቶች ውስጥ ለምን ቀሚስ አልለበሳችሁም? ሙሉ በሙሉ ሰውነታችሁን አልሸፈናችሁም፣ ራቁታችሁንም በፍጥረታችሁ የፈጠርኩት ሰውነት በቀሚስ እንዴት እንደሆነ ሁሌ እያየሁ በሥር የመደመም እፈልጋለሁ። ወንዶችን ምንድነው ጸጉሩ? እኔ ስፈጥር እኮ ጸጉሩን እንዲረዝም ያደረኩት እንድትቆረጠው ነው እያልኩ እዛ እሳት ስከታችሁ አስባችሁታል? ለመጫወቻ ነው የፈጠርኳችሁ ራሳችሁ ምን ያህል ብትጠሩትና ስራ ብታጡ ነው ይህ ሁሉ ሕግ? እንዳወጣችሁት ሕግ ከሆነ፣ አማኝም ሆናችሁ ኢአማኝም ማርና ወተት ያለበትን ቦታ መቼም አታዩትም ሁላችሁ? እሳቱና ግርፊያው ናችሁ። ደግሞ እንዲህ ስላልኳችሁ እኔንም ፈራጅ ልታደርጉኝ እንዳይሆንኝ ብቻ። ራሳችሁ ናችሁ እኮ ስትፈጥሩኝ ይህንን እንዳደርግ ያዘዛችሁኝ። እኔም አመሰግናለሁ። አመሰግናለሁ መባል እኮ እናንተ ባይደክማችሁም፣ እኔ ይሰለቸኛል ማለት ስሜታዊ ምን የማሉዶ ስታደርገው፣ የመናደድ፣ የመበታጨት ስሜት ያለኝ። ፈጣሪ ከሆንኩ፣ ለሚደጋገምብኝ ነገር ስለችው የመሆን ስሜት አይኖረውም ብላችሁ ነው ታስቡ ነበር እንዴ?

ይህ ሀረግ ሳይንስ ሰዎች በሳይንስ በበቂ ሁኔታ ምላሽ ያልሰጠበትን ወይ ያልደረሰበትን ጉዳዮች ከመለኮታዊነት ጋር ተያያዥነት ባለው መልኩ ለመመለስ ይሞክሩ የሚሰጠው ስም ነው። የሚመነጨውም ሰዎች በጊዜው ያለውን የእውቀት ክፍተት ሚስጥራቶችን እና ክፍተታዊ ጥርጣሬዎችን በመጠቀም አምላክ አደረገው በሚል ለመድፈን ሲሞክሩ ነው። በታሪክ ውስጥም የሰው ልጆች በጊዜያቸው በአግባቡ መልስ ላላገኙላቸው ነገሮች ሁሉ ሀላፊነቱን አሳልፈው አምላክ ለሚሉት ገደብ የለሽ አካሌ ሲሰጡት ኖሮዋል። ለምሳሌ ያህልም መብረቅ በሽታ የመሬት መንቀጥቀጥ የጨረቃ ግርዶሽ ለመሳሰሉት ተፈጥሮአዊ ሁኔታዎች መለኮታዊ ታርጋን በመለጠፍ ለዘመናት እነዛን ነገሮች በአግባቡ ሳይረዷቸው የቀሩ ሲሆን ከጊዜ ወደ ጊዜ በሚደረጉ ምርምሮች ግን እነዛ ኩነቶች ተፈጥሮአዊ ማብራሪያ እንደተገኘላቸው እና መለኮታዊ ግንኙነት እንደ ሌላውን ማረጋገጥ ተችሏል። የሰው ልጅ ተፈጥሮን መመርመር አበክሮ ከጀመረ ወዲህ በነ ኒውተን ዳርዊን አነስተየን የተደረጉ ግኝቶች የመለኮታዊ ትርጓሜውን በተፈጥሮአዊ ማብራሪያ እየተኩ መጥተዋል። ይህም ሂደት አሁን ያነሳነውን የክፍተት አምላክ ጽንሰ ሀሳብ ወልዷል ይህም የሰው ልጆች ሳይንስ ሙሉ ለሙሉ ያላገኘውን ወይም ያላረጋገጥበትን ክፍተት ሁሉ እየፈለጉ መለኮታዊ ድምዳሜዎችን የሚሰጡበት ሁኔታ ነው። በአንድ ወቅት አንድ ፈጣሪ ቁጣ የሚወስደው መብረቅ አሁን ላይ ከባቢ አየራዊ ኤሌክትሪክ ሲቲ መሆኑ ታውቋል። በሽታዎች በማይክሮ ባዮሎጂ በሽታ አምጪ ታህዋሲያን የሚከሰት መሆኑን ተገንዝበናል። የህዋ አካላት እንቅስቃሴ በተፈጥሮ ባሉ የሚብራሉ ህግጋቶች ላይ መመስረቱን በመመርመር ደርሰንበታል። እያንዳንዱ ግኝት የስነ መለኮት ቀዳዳዎችን እየደፈነ መጥቷል። ትልቁ የክፍተቶቹ አምላክ እሳቤ ችግር የሆነበት ምክንያት ማስረጃ ሳይሆን ድንቁርና ላይ መመስረቱ ነው። አምላክ ያደረገውንም አንድም ነገር አምላክ እንዳደረገው ማስረጃ አያሳይም ግን ሰዎቹ ማብራራት ያልቻሉት ጊዜያዊ ነገር እንዳለ በአምላክ ነው የተሰራው ብሎ የማመን አባዜም ነው። ይህ ከዋነኛው አመክኖአዊ ህዝቦች አንዱ። ሲሆን ተፈጥሮ እንዴት ሙሉ ለሙሉ እንደተገኘ ልናውቅ አልቻልንም ስለዚህ አምላካችን ነው የፈጠረው ብሎ ድምዳሜን የመስጠት ሂደትም ነው። በርግጥ ሳይንስ በጽኑ ባልተስፋፋበት ጊዜ እንኳን በፍልስፍናው ዘርፍም ፈላስፎዎች በሚያደርጉት ላይ ይሄ ነገር በሚታወቅ ሲሆን ያለበቂ ማሳያና ማስረጃ አመክኖ ዘለው ወደ ሆነ መደምደሚያ የሚሮጡበት አካሄድ አካሄድ ነው ለምን? የኪሮ ጋርድን እና የፕሌቶን የመሳሰሉን ማየት እንችላለን። ያልታወቀ ነገሮችን ባልታወቁም ታርጋው መዝግቦ መያዝ የሰው ልጆችን የተሻለ ምርምር እና ግኝት የሚያበረታታ ሲሆን ከግምታዊ ድምዳሜዎችም ቆጥቦ የሚይዝ ነገሮችንም እንደ እምነታቸው ለመቀበል ክፍት የመሆን እድልን የሚፈጥር ነው።

በየዘመናቱ ብንመለከት ዘመኑን የሚመራ መንፈስ አለው ይህን ጊዜ የሚመራው መንፈስ ማለት ጊዜው ላይ ያለው የህዝቡ ስነልቦና በአብዛኛው የሚጋደልበት ጉዳይ ማለት ነው። ከጥንት ጀምሮ ብንመለከተው በየዘመናቱ የሰውን ልጅ በጋራ የሚመሩት የጋራ ደመ ነፍሱን የሚዘውሩት እንደነበሩ ታስታውሳላችሁ። የኢንዱስትሪው አብዮት የሶሻሊዝም የካፒታሊዝም የጥቁሮች ነጻነት ንቅናቄ የሴት ልጅ ነጻነት ንቅናቄ። አሁን ላይ የጊዜው መንፈስ ያለው የሰው የጋራ ደመ ነፍስ የሚዘውርለት የጊዜውን መንፈስ ብትመለከቱ በአብዛኛው የህይወት ትርጉም ማጣት ላይ ያተኩራል። ዘመኑ በዚህ ደረጃ የህይወት ትርጉም ማጣት ጋር ተፋጠጠ። የሚለውን ጥያቄ እንዴት ከሌላው ዘመን በተለየ መልኩ በዚህ ድህረ ካፒታሊስት አለም ላይ በረታ። የሚለውን በትንሹ ተንትነን እንመልከተው። ወደ ጥንት የሰው ልጅ ዘር መመለስ መለስ ብንል የተመለከተን እንደሆነ ሰዎች በጋራ ህይወታቸው እያቆዩ ለመኖር ከተፈጥሮና ከአራዊቱ ጋር ሲታገሉ የሚኖሩበትን መንገድ እናስተውላለን። ይህ ትግላቸው እንዲህ በማያቋርጥ በመሆኑ ህይወታቸው በሙሉ በወጥረት የሞላና ለምንድነው የተፈጠርኩት ከሚለው ጥያቄ በላይ እንዴት ነው ነፍሴን የማቆየው ብለው የሚታገሉበት ዘመን ደረሰ። ነበር። ከጥንቱ የሰው ልጅ መለስ ብለን ቀረብ ለሚሉ ዘመን ላይ ስንመለከት አሁንም ቢሆን ሰዎች ትልቁ የህይወታቸውን ትግል ህይወታቸውን የማስቀጠል ላይ ሆነው በዚህ ሁኔታ ውስጥ ግን የህይወት ምንነት በሃይማኖቶች ውስጥም ትርጉም እየሰጡ በዛም ጥያቄ ረግተው እናገኛቸዋለን። ከላይ ባየናቸው ሁለቱ ምሳሌዎች ሰዎች ከህይወት ትርጉም በላይ ህይወታችሁን የሚያቆዩበት ነገር ይበልጥ እንደሚያስጨንቃቸው እናያለን። ታዲያ የዛኔ እምብዛም የሌለው የህይወት ትርጉም ማጣት አሁንስ ለምን ትልቁ ፈተና ሆነ? ብለን እንተንትነው የሰው ልጅ እስከ ቅርብ ጊዜ ድረስ በማህበረሰብ እሴትና ደንብ በሃይማኖት በስነ ምግባር በህግጋቶች በመሳሰሉ ነገሮች ታጥሮ የህይወቱን ትርጉም በእነዚህ ውስጥ እየመለሰ የሚኖር ሆኖ የቆየ ነበር። አሁን ላይ ግን በነጻነት ስም እንዲሁም የግለሰባዊነት መስፋፋት የሰው ልጅ ከሃይማኖት ከቤተሰብ ከማህበረሰቡ ከሞራል ከህግጋት ገደቡች ተነጥሎ ተነጥሎ ብቻውን በመቅረቱ የሰው የህይወት ትርጉም ምላሽ የሚሰጥበት መንገድ አጥቷል። በራሱ መንገድም በራሱ መንገድም የሚሰጠው ትርጉም የሚያረካው አልሆነም። መነሻ ራሱ ነውና ከባዶ ነገር ላይ ተነስቶ የሚሰጠው ትርጉም በየጊዜው እየተቀያየረ በነገሮች ግራ እየተጋባ ሆኗል። ይህ ጥያቄ የህይወት ትርጉም ከአፍሪካ ይልቅ በምዕራቡ አለም ላይ በይበልጥ የሚስተዋል ጉዳይ ነው። የምዕራቡ አለም ያለበት የጊዜ መንፈስ ግለሰባዊ ነጻነት ሰዎች ለጥያቄው መልስ ለመስጠት የሚነሱበት መነሻም ቦታ አሳጥቷቸዋል። ሌላው የሚታገሉበት ነገር በመቀነሱ ለዚህ ቀውስ ዳርጓቸዋል። ወደ አፍሪካ ስንመጣ አፍሪካ ላይም ዛሬም ድረስ የሃይማኖቶች ማህበራዊ መስተጋብሩ ባህል እሴት አለመፍረሳቸው ይህንን ጥያቄ ለመመለስ ሲረዳቸው ማስተዋል ይቻላል። አፍሪካ ውስጥ አሁንም ድረስ ለኑሮ የመታገሉ ላይ መሆናችን የህይወታችንም ትርጉም ለምንድነው የምንኖረው ከሚለው ጥያቄ በላይ እንዴት ነው የምንኖረው የሚለውን ለመመለስ በሚደረገው ትግል ውስጥ የህይወት ጥያቄዎቻችን የሚኖሩበትን ምክንያታዊ በህይወት መቆየት ጋር በማያያዛችን ራስን ከማጥፋት ከአውሮፓውያን ይልቅ በእኛ የማይስተዋለው ለዛ ነው። እንደ መጠቅለያ አንድ ማህበረሰብ በህይወቱ ለመቆየት በሚያደርገው ጉዞ ለህይወቱ የሚታገለው ነገሮች እየተቀነሱና አልጋ በአልጋ እየሆኑ በመጡ ቁጥር ይህ ጥያቄ በእጅጉ ይበረታል። ሁሉንም በማግኘት ውስጥ ሁሉን እንደ ማጣት ያለ የተራነት ስሜት ማለት ነው። ከአንድ ወዳጄ ጋር በሀሳብ ዙሪያ ስንጨዋወት የአፍሪካ ኑሮ እንዲህ በመሆኑ እያማረረና የአውሮፓ ኑሮ አልጋ በአልጋ መሆኑን እያወደሰ አብረራለኝ። በርግጥ በሀሳቡ ልክ ቢሆንም የኔ ምላሽ የነበረው ቢያንስ እኛ ይሄን ኑሮ ለማሸነፍ በምናደርገው ትግል ውስጥ የህይወት ትርጉማችንን መስራት ችለናል። ለብዙ ሰው ይሄ ህይወት ማሸነፍ የህይወት ዘመኑ ግቡ ነው። ይሄ ደግሞ መልካም ጎን አለው ህይወቱን ከከንቱነት ታድጎታል። አፍሪካ ውስጥ ያለ ይሄ ህይወት በራሱ የህይወት ግብ መሆን ይችላል ህይወትን ማቆየት ከህይወት ከንቱነት የተሻለ ነው። ይህ ዘመን ከመሞት በላይ ለመኖር ከባድ ፈተና ያለበት ጊዜ ነው። ህይወትን ማቆየት በራሱ የ

ሜሪ አርምዴ ይሄን ያህል ዘመን ስትኖር ምንም ቅርጽ አላፈራችም። ሜሪ ያልሞከረችው ስራ አልነበረም ቀድሞ አራዳ ውስጥ ዝናዋ ያስተጋባውን ያህል ዛሬ በወቅቱ። እንዴት? አነስተኛ ቤት ተወስና የጥቂት ደንበኞቿን ፀጉር ትተኩሳለች። አልፎ አልፎ በሬዲዮ ድምጿ ሲሰማ በቴሌቪዥን መስኮት ብቅ ስትል ብቻ አይ ሜሪ የሚሉ የጥንት ወዳጆቿ ናቸው። እሷም በአሁኑ በወቅቱ ጊዜ ከክራሩ አብልጣ የምተወደው የላትም። ክራሯ ከራስጌዋ በዥንጉርጉር ቀለም ዘንጦ ተሰቅሏል። ሲከፈት ከተሰቀለበት አሩዳ ዘፈኗን ትነካዋለች። ባሌም አባቴም ወንድሜም ከራራዬ ነው የምትለው ሜሪ መከፋቷ እንዲታወቅባት አትፈልግም። ዘውትር መሳቅ ነው ይሁን እንጂ በህይወቷ ቅር የሚያሰኝ ዱብዳ አንድ ቀን የደረሰባት መሆኗን ትናገራለች። እንዲህ ትላለች ድህነቴን እያወቁ ጋዜጠኞች ጉድ ሰሩኝ። ውጪ ሀገር ያሉ የኢትዮጵያ ተማሪዎች ከፍ አድርገው ዝናዬን። ለሜሪያም ማኬቢያ ነግሯት ነበር። አሉ ስማቸውም መልካቸው ይመሳሰላል። ትልቋ የኢትዮጵያ አርቲስት እሷ ነች ብለው ስለነገሯት እሷም እኔን ለማየት ትፈልጊ ኖሮ ለአፍሪካ ስብሰባ በመጣች ጊዜ። ጋዜጠኞች እዛች ደስሳ ጎጄ ይዘዋት መጡ። ምን ዋጠኝ መቼ እሷን ብቻ ያ ገንዘብ በቃኝ አለው የሱዳኑ አርቲስትም መጥቷል። አረ ብዙ ጉድ አለ። ማርያም ማኬባን ጋዜጠኞች አመጧትና ደሃ ነኝ ገንዘብ የለኝም በያት አሉኝ። እኔ ራሴ ጥዩፍ ነኝ ደሃ ነኝ ብላት። ምናልባት አንድ ሺህ ብር ወይም ያነሰ ነው የምትሰጠኝ ግን ዙራ አይ የኢትዮጵያ አርቲስት ብላ ማለቷ አይቀርም። ለምን ልንዋረድ ማርያም አኬባ በቱ? በቱርጁማን ተርጓሚ ቤትሽ እዚህ ነው አለችኝ። ሰውነቴን ሽንቅቅ አለ ምክንያቱም ጥቅርሻው ሸረሪቱ እንኳን ለእሷ ለሌላውም አይበጅ። ቶሎ አልኩና የለም የኔ ቤት ይሄ አይደለም። ገረዴ ታማ ልጠይቃት መጥቼ ነው አልኩኝ። ገረዴ ሳትታመም በብርድ ልብስ ጀቡኜ አልጋ ውስጥ አስተኛኋትና። እንድትሳቀቅ ለመንኳት። እሷም እንዳልኳት አ ስትል ሜሪያ ማኬባ አዘነችና። ሃምሳ የአሜሪካን ዶላር አንስታ እንቺ ስጫት አለችኝ እኔም ያቺን ብር የኔ ገንዘብ ነው በኋላ ትሰጪኛለች ብዬ። ትራሷ ስር አስቀመጥኩ በኋላም ቤትሽን አሳየኝ ብትለኝ ቅዳሜያዊ ሀለ ስላሴ ቲያትር አጠገብ ያለውን የበድሉ ህንፃ ነው ብዬ ነገርኳት። ለትርጓሚው እናትና አባቴ ስለ ርስት ጉዳይ ንትርክ ይዘዋልና ጸጥታ። እነሰቸዋለን እሁድ እራት ጋብዤሻለሁ እንዳትቀሪብኝ አሁን እቺ የታመመችውን ገረዴን ወደ ሀኪም ቤት መውሰድ አለብኝና ልሂድ። የእሁዱን ግብዣ እንዳትረሺ አልኩና አሰናበትኳት። ገቢዋን የት አባቴ እንደማዘጋጅ ግራ ገባኝ ምን ይዋጠኝ? ምንም ያቺኑ አነስተኛ ቤት የኔ ነች ባልኩ እያልኩ ስጨነቅ አንድ የማወቃቸውን ከፍተኛ ስልጣን ያላቸውን ሰው ላስቸግር ብዬ ወሰንኩ። እቤታቸው ሄጄ እግራቸው ላይ ወድቄ አለቀስኩ ታሪኩን ዘርዝሬ ነገርኳቸው። እሷቸውን ተደንቀው ደግሰው ቤቱን በደንብ አድርገውልኝ አዘጋጁልኝ። ከዚያም ሌላ ሜሪያም ማኪ ባንክ ሆቴሏ የሚያመጣት መኪና ሹፌር ሰጡኝ። እኔም የሳቸውንና የባለቤታቸውን ፎቶግራፍ ከግርዳው ላይ አንስቼ የኔን ፎቶግራፍ አደረኩ የራሴን ቤት ለማስመሰል። ቢጃማ ለበስኩ መጣች ከውጪ ተቀብዬ አስገባዋትና ወደ አንደኛው ክፍል ገብቼ የራት ልብስ ለብሼ ወጣሁ ልክ እንደ ቤቴ ሽር ጉድ እያልኩ ጋበዝኳት ሹፌሩንም አስቀድሜ ለምኜው ነበርና ከራት በኋላ እሷ ለማድረስ ስንወጣ ወርዶ እጅ ነስቶ መኪናውን ከፍቶ አስገባን። ሆቴሏም ስንደርስ ሮጠው ወጣና ከፈተልን በመጨረሻም የሀገር ልብስ። ጥሩውን በርካሽ ዋጋ ገዝቼ ሸለምኳት። እሷም ቆንጆ የደረት ጌጥ ሸለመችኝ። እባክህ ጌጤ አታጋልጠኝ ብዬ ለቁልቢው ገብርኤል ጥላና ጧፍ ተስዬ ነበር። ሳልጋለጥ ቀረሁ። ባይልልኝ ነው እንጂ እኔም ቢጠሩኝ የማልሰማ እመቤት ነበርኩ ምን ያደርጋል? እጄ አመድ አፋሽ ሆነ። እያለች እምቧ ቀርቅሮውም መሬቱን እየቆረቆረ ቀና ብላ ያልተማረ ሰውና መስመር የሌለው ወረቀት አንድ ነው። ያኔ ዘመዶቼ ተማሪ እያሉ ሲያስገድዱኝ እምቢ ባልል ኖሮ ጥቂት ቅርጽ እቋጥር ነበር። አሁን በወቅቱ በጭሰኝነት ቦታ ይዤ አነስ ያለች ቤት በመስራት ላይ ነኝ። ታዲያ ያኔ ሜሪ ሜሪ ይሉኝ የነበሩ ዛሬ አንድ ቆርቆሮ ጣል ቢያደርጉልኝ እወድ ነበር። እኔም ትዕቢተኛ ነኝ የድሮውን በማስታወስ አልጠይቃቸውም ምን ምን ከድሮ ደረጃ የዝቅ ብል እግዜርን አላማርርም። ይመስገነው እስካሁን የሰውን ልጅ አላሳየኝም የሰውን እጅ አላሳየኝም። ያላሳለፍኩትን ጊዜ የመወያየው ከክራሬ ጋር ነው ብስጭቴን ምሬቴን ችግሬን ፍቅረኞቼን የማስታወሰው ከክራሬ ጋር ነው። ስሜት

አለምን በሁለት የተለያዩ መስኮች እንድንመለከት ይጋብዛል የመጀመሪያው ውክልና ነው የምናየው የምንነካው የምንሰማው እና እውነት ነው ብለን የምናምነው አለም ማለት ነው። ይህ የስሞችና ቅርጾች የሳይንስና የአስተሳሰብ አለም ሲሆን ጠንካራ ስርአታዊ አለም ይመስላል። ነገር ግን እንደሚለው ይህ አለም ገጽታችን ብቻ ነው እውነት የለበሰው ጭንብል ነው ከኋላው ሁለተኛ መስኮት አለ። ፍቃድ ይህ ፍቃድ እንደ ፍላጎት ወይም ውሳኔ ያለ ፍቃድ ሳይሆን ሁሉንም ነገር የሚንቀሳቀስ ጭፍን ጥንታዊና የማይጠገብ ሀይል ነው። ይህ ፍቃድ የህልውና ስርና እሳት ነው። በቀላሉ በፀሀይ ብርሃን ከሚያብበው ተክል ጀምሮ ሁል ጊዜ ተጨማሪ መፈለግ እስከማያቆመው የሰው ልጅ ልብ ውስጥ የሚመታ ሀይል ነው። በመሰረታችን ምክንያታዊ ፍጥረታት አይደለንም ብለን ብሎ ያምናል። ምክንያት ቀጭን ውጫዊ ገጽታ ብቻ ነው። በትክክል የሚያንቀሳቅሰንና ሁልጊዜም የሚያንቀሳቅሰን የነበረ ምኞት ነው። ምግብ ሀይል ፍቅር ትኩረት ትርጉምና ደስታ እንመኛለን እና የተማኘነውን ካገኘን በኋላም እንኳን ነፃ አንሆንም። አዲስ ምኞት ይነሳል። ከዚያ ሌላ ከዚያም ሌላ መቼም የማያርፍ ሀይልና ባሮች ነን በዚህ መልኩ ህይወት ኡደት ትሆናለች። ማምኘት የተመኙትን ለማግኘት መታገል ከዛ ማሳካትና እንደገና ሌላ ነገር ማማኘት። የደስታ ጊዜያችን በሁለት መከራዎች መካከል ያለች እረፍት ብቻ ናት። እዚህ ላይ በዘመኑ ከነበሩት ተስፈኛ ፍልስፍናዎች ጋር በድፍረት ተቃርኗል። ስለ ሰዎች ልጆች ሁኔታ ሊዋሸን አይፈልግም መኖራችንን የስቃያችን ምክንያት እንደሆነ ይናገራል። የፈላጊነት ተፈጥሮአችን የማይድን ቁስል ነው አእምሮአችን ሰላምን ቢመኝም። ፍቃድ የሚያውቀው ትግልም ብቻ ነው። ሆኖም ግን ሀሳቡ በሚገርም ሁኔታ አጭር የማምለጫ መስኮቶችን በማቅረብ ውብ የሚሆነው እዚህ ላይ ነው። ስነ ጥበብ በተለይም ሙዚቃ ቅዱስ የስቃይ አተረፍት ነው። በስዕል ወይም በሲንፎኒ ጥልቀት ስንነካ ለአፍታ ራሳችንን እንረሳለን መፈለግን እናቆማለን። ዝም ብለን እንሆናለን። በዚህ አቅጽበት ከፍቃድ በላይ ሆንን። ስቃይ ሊደርስበት ከማይችልበት ቦታ ላይ አለምን እንመለከታለን። ግን ስነ ጥበብ ጊዜያዊ መድሃኒት ነው። ለጥልቅ ነጻነት ወደ ቅዱሳንና አስቴቲክ ምሳሌ ይመለሳል። ምኞቱን ራሱን የተወና ብርቅዬ ሰዎችን አንድ ሰው የአለምን ቅዠቶች ሲያይና ፍቃዱን ማገልገል ሲያቆም ከደስታና ከስቃይ በላይ የሆነ ነጻነትን ይጎናጸፋል። ይህም በፍቃድ የማያቋርጥ ጫጫታ ውስጥ የመሳተፍ እምቢታ ከእምነት ወይም ከተስፋ ሳይሆን ከግልጽነት የመነጨ መንፈሳዊ አመጽ ነው። ብዙ አንባቢዎች ይህንን መደምደሚያ ጨለማ ሆኖ ያገኙታል እናም በእውነቱም የምኞት የምቾት ፈላስፋ አይደለንም ገነት እርገት ወይም መለኮታዊ ፍትህ ላይ ተስፋ ይሰጥል ቀጥታ ወደ ጥልቁ ይመለከተናል። እንዴት ያለ ፍርሃት መልሰን መመልከት እንደምንችል ያስተምረናል። ሁልጊዜ በሀሰተኛ ደስታ በሚያዘናጋን አለም ውስጥ የሹምባ ሀቀኝነት በጥልቀት እንቅልፍ ውስጥ ባለ ሰው ላይ እንደተነደፉ ቀዝቃዛ ውሃ ሆኖ ይሰማል። ነገር ግን ድምፁ ውስጥ ጥልቅ ርህራሄም አለ። ህይወት በትግል የተሞላ ከሆነ እያንዳንዱን ህያው ነገር መረዳት ይገባዋል ተስፋ ቢስነቱ የህይወት ጥላቻ ሳይሆን የህይወት ስቃይ መቀበል ነው። ሌሎችን በርህራሄ እንድንቀርብ ይጠይቀናል ምክንያቱም ሁላችንም ያለ እረፍት በሚንበለበት የፍቃድ እሳት ውስጥ የተያያዝን ፍጥሮች ነን። የምንፈልገውን የምንፈልገው ለምንድነው? ፈጽሞ የማንረካው ለምንድነው? በምኞት ሳይጠመዱ ለመኖር የሚያስችል መንገድ አለ ወይ? ተስፋ አይሰጥም ግን በግልጽ በግልጽነት ይናገራል እና ግልጽነት አንዳንድ ጊዜ ከተስፋ በላይ ውድ ነገር ነው። ይህ መጽሐፍ እንዲያነጋግራችሁ ከፈቀዳችሁለት ራሳችሁን እና በዙሪያችሁ ያለውን እያንዳንዱን ታጋይ ነፍስ የምትመለከቱበትን መንገድ ይለውጠዋል። የህልውናውን መሰረት እንድትጠይቁ ያደርጋችኋል። እና ከዚያ ጥያቄ አዲስ መንገድ ሊከፍት ይችላል ምናልባት ደስተኛ መንገድ ላይሆን ይችላል ግን እውነተኛ መንገድ ይሆናል። በይስሙላ ተስፈኝነት በተጨማለቀ አለም ውስጥ ብርቅዬ ስጦታ ይሰጥናል ህይወትን እንዳለች የመጋፈጥ ድፍረት

ያው የዚህ ጽሁፍ በዋነኝነት አላማው ማህበራዊ ጉዳዮች ላይ አስተያየት መስጠት ለማስለመድ ያክል ነው አላ የሚቀየር ነገር ይኖራል በሚል እሳቤ አይደለም። እርግጥ ከዚህ ቀደም ስለ ፌሚኒዝም እንቅስቃሴ። እዚህ አካባቢ የተወሰነ አስተያየት ለማንሸራሸር ተሞክሯል አሁንም በተመሳሳይ የሰግጥና ሰግጥም አለማግባባቶች አጠቃላይ የሰግጥ ንቅናቄና መልከታችንን እንድንካፈል ነው። የሚባሉ ገለጻዎችን ሰምታችሁ ታውቃላችሁአ? ማቆሚያው እዛው የነበረበት ቦታ ላይ ሰግጦ የሚይዝ እንደማለት ነው። ለሰዎች ስናውለው የነበርንበት ስፍራ ወይንም ትላንት ላይ ተሰግጦ የቀረውን ሰው ለመወከል ቃሉ ይውላል ሰገጤ ቆሞ ቀር ተራማጃ ያልሆነ። ታዲያ ውዝግቦችን ለመረዳት ሰዎች ያሉበትን ህሳቤ መረዳት አስፈላጊ ነው። ቋንቋ በእራሱ ስሜታችንን የምንገልጽበት ፍልስፍና ውጤት ነው። ስለዚህ ያሉበትን ስሜት እንረዳ። አዶናይ ከማውቀው ታሪኩ ስረዳ መሰገጥ መደደብ ምናምን ሲል ሌሎች ድምፆችን አለመስጠት ነው። ማለቱ ነው። ከዚህም ቀደም እሰይ የሚል የከሸፈ እንቅስቃሴም ለማስመር ሞክሯል ለማስጀመር ሞክሯል። የአዶናይ ተቃዋሚ ልጅም የአዶናይን ገለጻ ሳይሆን ሰግጦ መፈመስ ስለተቃወም የአዱናይ ሀሳብ ፍልስፍና በሚገባ ተረድቶታል ብዬ አስባለሁ። ከመታወቅ ወይም ከመፈመስ ማወቅ እናስቀድም ነው። ሀሳቡ ከዚህ አዱናይ አልተረዳችሁኝም የሚለው ተቀባይነት ያለው አይመስለኝም። ልጁ የአዶናይ ሀሳብ ፍልስፍና በአመክንዮ ህግ መሰረት ከፋፍተን ለማየት እንሞክር። ከዚያ ቀደም ግን የአዱናይን ሀሳብ ከመረዳት መጀመር አለብን። ሰግጥ ፈምስ በዋነኝነት የሚያጠነጥነው ቲክቶክ ላይ ነው። የቲክቶክ ሰዎች ተጽኖ ፈጣሪዎች ሰግጠው ነው የፈመሱት እናንተም ሰግጣችሁ ፈምሱ ነው። እንቅስቃሴው ዋናኛ አላማው ይሄ ነው። ይህንን ያምክንዮ ተዋረድ በመከተል እነዛ ሰግጠው የቲክቶክ ተከታይ እንዳፈሩት ሌላውም ሰው ቢሰግጥ የተሳካለት ሰው መሆን ይችላል ነው። ያው ሀሳቡ ይሄና ይሄ ተፋሶ አለበት ለማለት ሳይሆን እንደ ሊሆን ይችላል ሀሳብ ወስደን ይሆናል ሴናሪዮችን እንመርምር። የቲቶክ ፕላትፎርም ከሌላው ፕላትፎርም የተለየው አንድ አዲስ ቪዲዮ ብዙ አስተያየት እና ሙሉ የቪዲዮ እይታ ካገኘ ሌሎቹ ብዙ ሰዎች ጋር እንዲደርስ ማድረጉ ነው። ቲክቶክ ብቻ አስተያየት ይስጡልህ እንጂ ሰዎችስ ሰደቡ ወደዱ ችግር የለበትም። የለውም መሰለኝ ስለዚህ ደህና ያልሆኑ ነገሮችን ዝባዝቂዎችን ስድቦችን ውሸቶችን ለብዙ ሰዎች አስተያየት ኮመንት ይጋቡዛሉ ቪዲዮዎቹ አስተያየት አገኙ ማለት ደግሞ ፕላትፎርሙ ለብዙ ሰዎች እንዲደርሱ ያደርገዋል ማለት ነው። ስለዚህ የሰግጥ ፈምስ እንቅስቃሴ ለጊዜው ውጤታማ ይሆናል። በእንቅስቃሴ ደረጃ ስለሆነ በዚህ የሰግጥ ፈምስ ንቅናቄ ዋናኛ አትራፊ አስጀማሪው አካል ነው። ለምን? በአንድ ጊዜ እኔም እናንተም ሰግጥ ሰግጅ እያልን ቪዲዮ ብንሰራ ፕላትፎርሙ ያደርጋል። ስለዚህ የቲክቶክ ተጠቃሚ ብዙ የሰግጥ ፈመስ ቪዲዮዎች ስለሚደርሷቸው ሁሉም ሰጋጮች ጋን ንቁ ተሳታፊ አይሆንም። አንድ ሰሞን ወጥቶ ቆይቶ የሚቀዘቅዝ እንቅስቃሴ ነው ምናልባት ትንሽ ሰዎች ሰግጠውም ሊፈምሱም ይችላሉ። ብዙዎቹ ግን ብዙዎቹ ግን ሰግጠው ብቻ ይቀራሉ በዚህ ሰግጥ ፈመስ እንቅስቃሴ ተጎጂዎቹ ከዚህ ቀደም ሰግጠው የፈመሱ በብዙ ገንዘብ ማስታወቂያ የሚሰሩ ራሳቸውን እንደተለየ የሌላ ፕላኔት ፍጡር የሚቆጥሩት ቲክቶከሮች ድራማ ሰርተው መሬት ለምን እረገት የሚሉ ሰዎች የሰዎቹን ትኩረት የሚፈልጉ ሌሎች ታዋቂ ሰዎች በዋነኝነት ለጊዜው ተጎጂ ይሆናሉ። ለጊዜው ቢሆን የቪዲዮቻቸው እይታ ይቀዘቅዛል እንደውም እንደ ጋራ ሳይቆጥሩት እና በባለፈው እይታቸው ላይ ሳያተኩሩ ይቀራሉ ቀልዴን ነው ምናምን ይላሉ። ቲክቶክ ፊት ለፊት ገጽ ላይ የሚባል ገጽ አለ ብዙ ቲክቶክ ተጠቃመች የሚገኙበት የሚያገኙት እዚህ ገጽ ላይ ነው እናም ብዙ ተከተው መኖር ብዙ ማስታወቂያዎችን ለመስራት እንጂ ለመውጣት ብቸኛ አማራጭ አይመስለኝም። ቫይራል ከወጡ የቲክቶክ ትሬንዶች ጋር እየተከታተሉ ቪዲዮ መስራት አስተያየት እንዲሰጥ የሚያደርጉ ቪዲዮዎችን መስራት ተመልካቾች ሲያሳልፉ ሲያደርጉ የቪዲዮን ጀምሮ ብቻ እንዳይተውት የሚያደርጉን መላዎች መፍጠር ወዘተኛ የመሳሰሉት ቴክኒኮች ብዙ ተከታዮችን ከማየት በላይ እንዲወጣ የሚያደርግ ይመስለኛል። ቲክቶክ ራሱ እንዴት ፕላትፎርሙ እንደሚሰራ በይፋ ድረገጻቸውን አብራርተዋል። ለእኔ ስላልፈለገኝ ስላስፈለገኝ አላየሁትም ካላስፈለገ ወይም ካላስፈለገ እዩት ስለዚህ የማውቀው ነገር ስለሌለ የምታውቁት ከተሳተፍኩ አትፍረዱብኝ።

በክርክሮች መሃል የተቀናቃኝ ወገን አፍን ለማዘጋት የሚሰናዘር ጊዜ ሳይንቲስቶች አረጋግጠውታል ወይ ደግሞ ሳይንቲስቶች ያረጋገጡት ነገር እኮ ነው በሚል መልክ የሚቀርብ ስውት መከራከሪያ አለ። ትውት መከራከሪያ የሚሆነው በእርግጥም በሳይንስ በማሳያ መልኩ የተረጋገጠ ጉዳይ ሳይንቲስቶች ያረጋገጡት ነው ብሎ መከራከሩ ላይ አይደለም። ይልቅ አብዛኛውን ጊዜ ይህ አይነት መከራከሪያ የሚቀርብበት ጉዳይ በሳይንቲስቶች መካከል ራሱ ስምምነት በሌለበት አከራካሪ ወይም አወዛጋቢ ጉዳይ ላይ ሆኖ ለራስ መከራከሪያ በሚጠቅም መልኩ ይከራከራሉ። የምንላቸው ሳይንቲስቶች ያሉበት ጎራ ብቻ ለይተን በዚህ ላይ ጉዳይ አከራካሪ መሆኑን ሳንገልጽ። ሳንገልጽ ሳይንቲስቶች ያረጋገጡት ጉዳይ ነው ብሎ የክርክር በር የመዝጋት ሙከራን ትሁት መከራከሪያ። ህጸጽ እኔ በታዘብኩት የክርክር መድረኮች ላይ የብዙውን ጊዜ ሆኖ ነው የሚቀርበው። የሚያሰኘው አሁንም ልብ እንበል ሳይንቲስቶች ሁሉ ወይም ደግሞ ሳይንስ ስምምነት የተደረገበት ጉዳይ ማጣቀስ አይደለም ትሁት መከራከሪያ እያልኩ ያለሁት። እስቲ እኔ በግልጽ ሆኖ በውይይት መድረኮች ላይ የታዘብኩትን ይህ አይነቱን ትሁት መከራከሪያ በተደጋጋሚ የሚቀርቡበት አውዶች እንደ ምሳሌ እንመልከት እናንተም የታዘባችሁትን መጨመር ትችላላችሁ። የአየር ንብረት ለውጥ በአየር ንብረት ለውጥ ላይ በሳይንቲስቶች መካከል ሳይንሳዊ ስምምነት አለ ተብሎ የሚወሰደው የሰው ልጅ ድርጊቶች ወይም ተግባራት ለአሁኑ የአለም ሙቀት መጨመር ከፍተኛ አስተዋጽኦ ያደርጋል የሚለው ድምዳቤ በበርካታ ማስረጃዎች የተረጋገጠ መሆኑ ነው። ይሄማ አስተዋጽኦን ምን ያህል ነው? በሚለው ላይ ስምምንነት አለ በሚባለው ላይ ልዩ ልዩነት ያላቸው ጥቂቶች ቢኖሩም እጅግ በጣም ብዙ የአየር ንብረት ሳይንቲስቶች በዚህ ላይ ይስማማሉ። ሳይንሳዊ ስምምነቱ በዚህ ደረጃ የሚገለጽ ሆኖ ሳለ በማወናበጃነት ሳይንቲስቶች ያረጋገጡት ተደርጎ የሚቀርበው ትውት መከራከሪያ ግን ሳይንቲስቶች የአየር ንብረት ለውጥ የሚከሰተው በሰዎች መሆኑን አረጋግጠዋል። ከሳይንቲስቶቹ በልጠህ ዝም በል በሚል መንገድ በሳይንስ ተረጋግጧል እያሉ የሚያጭበረብሩ ፖለቲከኞች እንጂ። በሰው እንዲከሰት አረጋግጠናል የሚል ሳይንቲስት ወይም ሳይንሳዊ ጥናትን ግን ቢያንስ በእኔ ንባብ አላውቅም። የንቃታ ህሊና እና የአንጎል ግንኙነት የንቃተ ህሊና እና የአንጎል ግንኙነት ምንነትን በተመለከተ በኒውሮ ሳይንስ መካከል ያለው ሳይንሳዊ ስምምነት። የንቃተ ህሊና ተሞክሮዎችን ከተወሰኑ የአንጎል ሂደቶች ጋር በጥብቅ እንደሚዛመዱ በዚህም ይህ ቁርኝነት የአእምሮ ተግባር በነርቭ እንቅስቃሴ ላይ እንደሚመሰረቱ የሚጠቁም መሆኑን። እንዲያም ሆኖ ግን አንዳንድ የኒውሮ ሳይንስ ተመራማሪና ፈላስፎዎች ይህ ቁርኝት ንቃተ ህሊናን ሙሉ በሙሉ የሚያብራራ ተደርጎ የሚወሰድ ነገር አለመሆኑን እና ደግሞ የንቃተ ህሊና እና የአንጎል ግንኙነት ጥያቄው አሁንም ክፍት እንደሆነ ነው። የማወናበጃውን ስህተት ስሁት መከራከሪያው ደግሞ ሳይንቲስቶች ንቃተ ህሊናን የአንጎል ተግባራት ውጤት ብቻ መሆኑን ንቃተ ህሊና የሚባል ራሱን የቻለ እንደሌላ አረጋግጠዋል በሚል የሚቀርበው አሁንም የትኞቹ ሳይንቲስቶች የትኛውን ጥናት ወረቀቶች ላይ በዚሁ ደረጃ እንዳረጋገጡ ግን ማስረጃ የሚያቀርብ የለም። ከዚሁ ጋር በተገናኘ ሳይንቲስቶች በነፃ ፍቃድ የሚባል ነገር እንደሌለ አረጋግጧል። የሚል በኒሮ ሳይንቲስቶች መካከል ሳይንሳዊ ስምምነት እንዳለ ተደርጎ የሚቀርብ ትሁት መከራከሪያም አለ። እውነታው ግን የሚደግፉት ብዙ ሳይንቲስቶች ጥናቶችን መኖራቸውን ነው። ኳንተም ሜካኒክስን ከፊዚክስ አውደ አውጥቶ እንደ አለም ምልከታ ፍርስፍና መውሰድ። እዚህ ላይ ያለው ትሁት መከራከሪያ ደግሞ እጅግ አስገራሚ የሚያደርገው የእውቀት ዘርፉን በመርፌ ቀዳዳ አጮልቆ አይቶ ቅንጣት ታክል እውቀት ለመረዳት የሚያስችል ሂሳብ እንኳን ለመረዳት አቅሙ የሌለው ሁሉ ነው። በኳንተም መካኒክስ አለም ምን አለ መሰለህ? ብሎ የሚጀምረው እኔም አሁን ባልተረዳሁት ኳንተም ሜካኒክስ ውስጥ ገብቼ ሳልቀባጥር ሳልዘባርቅ እንዲሁ በደፈናው በሳይንቲስቶች መካከል ያለውን ሳይንሳዊ ስምምነት በሂሳብ ቀመሩ ላይ የቤተ ሙከራ ውጤቶች ላይ በመሆኑን ጠቅሼ ልለፍ ነው። ምክንያቱም ሳይንቲስቶች እርስ በእርሳቸው ሲከራከሩ እና ሲወዛገቡ የምናስተዋለው ሂሳባዊ ቀመር ላይ እና የቤተ ሙከራ ውጤቶች ላይ ሳይሆን አትርጓጓም ወይም አንድምታ ላይ ነውና። ይሄውም የኮፓገን የብዙ አለማት ወዘተ በሚሉ ጎራ ለይተው ሲወዛገቡ የምናስተውለው ነው። እንግዲህ ሳይንቲስቶቹ ሂሳባዊ ቀመር ላይ እና የቤተ ሙከራ ውጤቶች ላይ የሚስማማው የሆኑ እንጂ የእነዚህ ግንኙነት ፍልስፍናዊ ትርጉም ወይም አንድ

ፍልስፍና የሚጀምረው እርግጠኝነት ሰርቅ ነው። የተከለከሉ ወይ ይሄ ነው ተብሎ? የተበየነ መልስ ያላቸው ጥያቄዎችንም በመጠየቅ ማብጠርጠር የፍልስፍና ዋናኛ አካል ነው። ግን በቅድመ ምላሽ የታወረ አለም ውስጥ ፍልስፍና ለማንበብ መጣጧሯዋ የማይካር ነው። እምነት አማኝነትን ሲሻ ፍርስስና ምክንያታዊነትን እና ጥርጣሬን ይሻላል። እምነት ተቀበል ሲል ፍልስፍና ጠይቅ መርምር ይላል። ለመዛመር ቀርቶ አንድ ላይ ለማስኬድ ከነ ማይሆኑ ነገሮች ናቸው። ጥሬው ትርጓሜን ጥበብ መሻት ሲሆን ሶቅራጥስ ግን ጥበብን ሁሉ ነገር ማወቅ ሳይሆን አለማወቅን ማወቅ ነው ሲል ገልጾታል። ይህም እውነታ የምትደረስ የምትጨበጥ ሳትሆን በመመርመር እና በመጠየቅ ውስጥ ስትፈልግ ስትፋተግ የምትኖር መሆኗን ገልጿል። ማንኛውም የእምነት ስርዓት ሃይማኖታዊ ፖለቲካዊ ባህላዊ ምቾትን የሚሰጡና ነገሮችን እንዳወቅን የሚያረጋግጡ ቢሆንም። ፍልስፍና ግን እዚሁ ጥያቄዎቹ መልሶ የሚፈትሽ እና የሚጠይቅ ዘርፍ ነው። ለምንድነው የተፈጠርነው ማነው? የፈጠረን ትክክለኛና ስህተት ምንድነው? እውነት ራሷ ምንድን ነች? እያለ መልስ ሰጥተን ያረፈናቸውን ጉዳዮች። የሚዳስስ መጠየቁን የማያቆም ገደብ የሌለው የሚሰጠውንም መልስ ሌላ ጥያቄ የሚያነሳ የሰው ልጆችን የማሰብ የማንሰላሰል ለማወቅ የመዳዳት ፍላጎትን ከአጽናፍ እስከ አጽናፍ እየገፋ የሚሄድ መጨረሻ የሌለው ግን ሁሌም ጅማሬ የሚኖረው ዘርፍ ነው። በታሪክም የነበሩ መጣረሶች ስናይ ጋሊሊዮ ስለተፈጥሮ ከተሰጠው መልስ በዘለለ ለማየት ሲሞክር የቅንጣትን ጽዋ ቀምሷል። በተፈጥሮ በነበረውና የፈጣሪ የተዋሃደው ነው የሚገኙት የሚል የፍልስፍና ሀሳብ ምክንያት በአይሁድ አማኞት ዘንድ የቅጣት ጽዋ ከመቅመስ አላዳነውም። ኒቺ ፈጣሪ ሞቷል በሚል ፈካሪያዊ ንግግሩ ፈጣሪ የሚባለው አካል ላይ እየቀለደ ሳይሆን እርግጠኝነት እና የማይነኩ ሳቢዎች አሉ የሚለውን መንፈስን ለመውጋት የሰነዘረው ወግ ነው። ይህ ማለት ሁለቱ ቀጥተኛ ጠላት ናቸው ማለት ሳይሆን ላይሆን ይችላል ግን ሁለቱም በተለያየ ቋንቋ የሰው ልጅ የትርጉም ጥማት ለማስታገስ የሚርዋራጡ መንገዶች ናቸው። እምነት ያለ ሀሳብ ዶግማ ሆኖ ይቀራል ሀሳብ ያለ እምነት ባዶነትን ያስከትላል። ፕሬቶ ፍልስፍናን ከመገረም ይጀምራል ብሏል እናም ያ መገረም ወደ ፈጣሪ እውነታ ወይም ደግሞ ወደ መረዳት ብቻ ሊወስደን ይችላል ግን ሁሌም ቢሆን ነፃ መዋቅር አለበት ብሏል። እና ያ ነጻነት ወደ ትልቁ የፍልስፍና ሙግት ያመጣል። አይምሮ ውስጥ የሚፈጠርን ነገር እንደሆነ መግለጽ ከእይታችን በመነሳት አእምሮአችን ውስጥ የሚፈጠረዉን ነገር ነው ሲሉ ይሞግታሉ። በተቃራኒው እውነታ ከእኛ እይታ እና ሀሳብ ውጪ ተነጥላ የምትገኝ ለሁሉም ተመሳሳይ የሆነች እና እንድናውቃት እንድናገኛት የምትጠበቅ ባናገኛትም ምንነቷ የማትቀይር ነች ሲሉ ይሞግታሉ። በዚህም ፈላስፎች ራሱ በተፈጥሮ ተፈጥሮአዊነት ላይ ራሱ የተለያየ እሳቤ እንዳሏቸው የሚያሳይ ነው። ይህን ሁሉ ሙግት እንዳለ ሆኖ ሀሳባዊያውን ሆኖ እውነታውን በጋራ አንድ የሚያስፈልጋቸው ነገር አለ። ክፍት የሆነና ሰላማዊ የማሰቢያ ስፍራ ፍልስፍና እንዲያብብ ከፍርሃት የጸዳ ማሰቢያ ስፍራ እና ሁኔታ ያስፈልጋል። ፍልስፍናቸውን በአግባቡ የሚሰራ የሚያንሰላስሉበት የሚያስተላልፉበት እና ግፊት በነጻነት ያቻውን ነገር የሚጠይቁበት ነፃ አለም አንድ ፈላስፋ አለም ጥያቄዎችን የምትቀጣ ከሆነ ስለ ነገሮች ሊጠይቅ አይችልም ሀሳባዊያዊያን ሆነ እውነታውያን አብረው እየጠየቁና እየመረመሩ ሊቀጥሉባት የምትችለው አለም ምን ነገር ላይ የመጠየቅን ገደብ ያላስቀመጠች አለም ብቻ ናት። አንዴ እንደዚህ ብሎ ነበር አንድ የራሱን ጎራ እሳቤ ብቻ የሚያቅ ሰው ስለ ትንሽ ብቻ ነው ያወቀው። ፍልስፍናም የምታነበውን ነገሮች መርጦ በመጠየቅ ሳይሆን ገደብ ማፍረስ ያለቅጥ በመመርመር እና የሀሳብ ነጻነትን በመስጠት ነው። ጥሩ ፈላስፋን በሃይል እምነትን አያፈርስም በመረዳትና በማስረዳት ያጥረዋል እንጂ። ስለዚህ ፍልስፍና አንድ ጠላት አለው እሱም ገደብ ብቻ ነው።